በቤት ውስጥ ወይስ በውጪ መሆን ትመርጣለህ እንግዲህ ጥሩ ጥያቄ ነው እኔ አብዛኛው ጊዜ በቤት ውስጥ መሆን ነው የምመርጠው ምክንያቱም አብዛኛው ጊዜ ውጪ ላይ ስሆን ያው ብዙ ጊዜ ሰዓት አባክናለሁ ወይም ደግሞ ብክነት ይኖራል ውጪ ላይ አብዛኛው ጊዜ ውጪ ስሆን ሰአቶችን ወይም ጊዜዎችን አባክናለሁ ምክንያቱም እነዛ ሰአቶች ስራም አልሰራባቸው ወይም ከሰው ጋር ትኩረት የሚበታተንበት የተለያዩ ትኩረትን የሚሰርቁ ወይም ትኩረትን የሚወስዱ ነገሮችን የማይበት ብዙም ምርታማ የማልሆንባቸው ጊዜያቶች ይበዛሉ ውጪ ስሆን ማለት ነው ምክንያቱም የተለያዩ ነገሮችን አያለሁ ውጪ ስሆን የሚያዝናና ነገር ሊሆን ይችላል ወይም ደግሞ የሚያናድድ ነገር ሊሆን ይችላል የሚያበሳጭ ነገር ሊሆን ይችላል ከሰው ጋር ልጋጭ እችላለሁ በስራ ጉዳይ ወይም በአንዳንድ በአልባሌ በሚባሉ ጉዳዮች ከሰው ጋር ልጋጭና ልንነካካ ስለምችል እነዛ እነዛ ነገሮች ትንሽ ሊያበሳጩኝና ትኩረቴን ሊሰርቁ ይችላሉና ከዛ አንፃር እኔ አግዛኛው ጊዜዬን ቤት መሆን ነው የምመርጠው ውጪ ከመሆን ይልቅ ምክንያቱም ቤት ውስጥ ስትሆን ስሆን አንደኛ ሰላም ይሰማኛል ሁለተኛ እረፍት ይሰማኛል መተኛት ከፈለኩ ማረፍ ከፈለኩ አርፋለሁ ምግብ መስራት ሰርቼ መብላት ከፈለኩ ምግብ ሰርቼ እበላለሁ ከዛም በኋላ ደግሞ እንደገና ገላዬን መታጠብ ሻወር መውሰድ ወይም ገላዬን መታጠብ ከፈለኩ ገላዬን እታጠባለሁ ንጽህናዬን እጠብቃለሁ ከዛ ውጪ ደግሞ የተለያዩ ስራዎችን ወይም የኦንላይን ስራዎችን መስራት ከፈለኩኝ ባለኝ ኮምፒውተር እና በስልክ ቁጭ ብዬ የተለያዩ ኦንላይን ስራዎችን በመስራት ገቢ አገኛለሁ ማለት ነው። እንደዛውም ከዛ ባለፈ ደግሞ ከቤተሰቦቼ ጋር ለቤተሰቦቼ ረጅም ሰፋ ያለ ጊዜን ከመስጠትና ቤተሰቦቼን ከመረዳት ከማጫወት ለቤተሰቦቼ ሰፋ ያለ ጊዜ ከመስጠት እና ከእነሱ ጋር ረጅም ጊዜ ከማሳለፍም አንፃር ቤት መሆን በጣም እጅግ ተመራጭ ነው ብዬ አምናለሁ እኔ በበኩሌ ቤት መሆን በጣም ደስ ይለኛል ምክንያቱም አልጋዬን አንጥፌ ምግቤን አብስዬ ገላዬን ታጥቤ ምናምን እንዴት ውስጥ ቤቴን ጸዳ አድርጌ ቤት ውስጥ ስውል ስራ እየሰራሁኝ ማለት ነው የተለያዩ ስራዎችን ቤት ውስጥ እየሰራሁኝ ቤት ስውል እረፍት ይሰማኛል ስለዚህ አብዛኛውን ጊዜን ቤት ነው የምውለው ቤት ነው የማሳልፈው ውጪ ብዙ ጊዜ አልወጣም ምክንያቱም ውጪ ስወጣ እንደሚታወቀው ያው እንደ ቅድም ለመግለጽ እንደሞከርኩት የተለያዩ ትኩረቶችን የሚበታተኑ ትኩረቶችን የሚሰርቁ ብዙ ነገሮች ስላሉ አብዛኛው ጊዜ ቤት ነው የምሆነው ማለት ነው ስለዚህ እኔ ቤት መሆንን መርጣለሁ ውጪ ከመሆን እንግዲህ እንደየሰው ፍላጎት ይለያያል ሰው አንዳንድ ሰው ውጪ መሆኑን ውጪ መውጣት ወጣ ብሎ መዝናናት ወይም ደግሞ ከጓደኞቹ ጋር ጊዜ ማሳለፍ የተለያዩ ነገሮችን ማድረግ ደስ ይለዋል እና እኔ ደግሞ አብዛኛው ጊዜ ቤት ነው ደስ የሚለኝ እና በአጋጣሚ በሆነ በረጅም ጊዜ ርቀት ወይም በአጋጣሚ ከቤት ወጥቼ ውጪ ሳሳልፍ እጅግ በጣም ደስ ብሎኝ ነው የማሳልፈው ለምን ረጅሙን ጊዜን ቤት ስለቆየው ወይ ቤት ስላሳለፍኩኝ ውጪው ተቀይሮ ወይ ደግሞ ውጪው ናፍቆኝ ከሰዎች ጋር በቃ ረጅም አመት ከተለያየናቸው ጓደኞቼ ጋር በሆነ አጋጣሚ ውጪ ስወጣ በደንብ እዝናናለሁ ማለት ነው ምክንያቱም ያ ነገር አያሰለችም አያሰለቸኝም ረጅም ጊዜን ቤት ስለቆየሁኝ በሆነ አጋጣሚ ወደ ውጪ ስወጣ ያ ነገር አእምሮዬ እንደ አዲስ እንደ አዲስ አዲስ ስለሚሆንበት አዲስ ነገር ስለሚሆንበት ለአእምሮዬ ያን ነገር በደንብ አጣጥማለሁ በደንብ ውጪ ያለውን ሁኔታ ወይም ውጪ ያለውን አጠቃላይ መስተጋብር እጅግ በጣም ደስ በሚልና በሚያምር ሁኔታ አጣጥሜ ከጓደኞቼ ጋም ጥሩ ጊዜ አሳልፌ ወደ ቤቴ እመለሳለሁ ማለት ነው ከዛ በተረፈ ግን አብዛኛውን ጊዜን ቤት ነው የማሳልፈው ውጪ ስቶን ደግሞ ሌላው ጉዳቱ ምንድነው ውጪ አብዛኛው ጊዜ ውጪ በሚወጣበት ወይም ውጪ በሚዋልበት ጊዜ ሌላው ጉዳቱ ምንድነው ወጪ ይኖረዋል ምክንያቱም ውጪ ዝም ብሎ ሲዞሩ አይውሉም መቼም የሆነ ቦታ ቁጭ ብሎ ሻይ መጠጣት ይኖራል ቡና መጠጣት ማኪያቶ መጠጣት ይኖራል ከጓደኞች ጋር ማሳለፍ ጊዜ ማሳለፍ መጫወት ይኖራል ያ ያ ነገር ደግሞ ትንሽ ኪስን መዳበስ አይቀርምና ኪስን ትንሽ ይጎዳል ያራቁታል ያደህያል ማለት ነው ከዛ ከዛ አኳያም እኔ ቤት መሆንን እመርጣለሁ ውጪ ከመሆን ይልቅ

በእጅ የሚሰራ ስራ ታደርጋለህ? አዎ በእጅ የሚሰራ ስራዎችን እወዳለሁ እሰራለሁ። በእጄ ለምሳሌ የተለያዩ ስራዎች ይሰራሉ ለምሳሌ ያናጺነት ስራ በመዶሻ ሚስማር መምታት አጥር ማጠባበቅ። የፈረሱ አጥር አጥሮችን አፍርሶ አጽድቶ እንደገና እንደ አዲስ ጉድጓድ ቆፍሮ። ያንን ጉድጓድ ድረስ ውስጥ ደግሞ እንጨት። ቋሚ እንጨት ወይም ደና ደና ላጥር የሚሆን ቋሚ እንጨት አቁሞ ያንን ደግሞ በደንብ ገርግዶ በድንጋይና በተለያየ በገረጋንቲ በደንብ ገረግዶ ቋሚውን በደንብ እንዲይዝ አድርጎ ቋሚው ላይ ደግሞ ማገር በሚስማር በመዶሻ ማገር በመምታት አጥር መስራት በጣም እችላለሁ። አንድ አጥር መስራት እችላለሁኝ ሌላው ደግሞ በእጅ ከሚሰሩ ስራዎች እንግዲህ የግንብ ስራ ወይም የቤት ስራዎችን እሰራለሁ። ቤት ሲሰራ ለምሳሌ የጭቃ ቤት ከሆነ ለምሳሌ የጭቃ ቤቶች ጭቃ መርገጥ ሊሆን ይችላል ወይም ደግሞ ብሎኬትም ከሆነ የብሎኬት ቤትም ከሆነ ልስን ወይም አሸዋ ግርፍ ሊሆን ይችላል ወይም ልስን የሴራሚክ ቤትም ከሆነ በዛው እንደዛው ሴራሚክ ማንጠፍ ሊሆን ይችላል የአሉሚንየም ስራም የነኚህ የነኚህ ስራዎችን በእጅ የሚሰሩ ስራዎችን በተቻለኝ መጠን እሰራለሁ ወይም አደርጋለሁ ማለት ነው። ሌላው ደግሞ ያው እሞክራቸዋለሁ ሌላው እንግዲህ በእጅ ከሚሰሩ ስራዎች የተለያዩ የጽሁፍ ስራዎችን እጽፋለሁኝ የጽሁፍ ስራዎችን እሞክራለሁ ማለት ነው። ስለዚህ እነዚህ እነዚህን እንግዲህ እሞክራለሁኝ በእጅ ከሚሰሩ ስራዎች ሌላው የእርሻ ስራ ነው። የእርሻ ስራ ለምሳሌ ቁፋሮ መቆፈር አትክልቶችን መትከል ውሃ ማጠጣት ከዛም ደግሞ እነዛ እነዛን አትክልቶች መኮትኮት ወይም ደግሞ የተለያዩ ፍጎች ፍግን ወይም ማዳበሪያ ማሳቀፍ ሲደርስ ደግሞ ያ አትክልቱ ሲደርስ ወይም ደግሞ ሲደርስ ደግሞ መልቀም አትክልቱን ወይም አትክልቱን ለቅሞ በስነ ስርዓቱ ወደ ገበያ አውጥቶ ሽጦ መጠቀም ሊሆን ይችላል። እነዚህ እነዚህን የግብርና ስራዎችን እሰራለሁ። ዶሮ ማርባት እችላለሁ ዶሮ ለምሳሌ ዱሮ የዶሮ ቤት አሰራር የውሻ ቤት አሰራር ከዛም ደግሞ ዶሮዎች ደግሞ የተለያየ ምግብ ሰጥቶ ማሳደግ መንከባከብ እነዚህ እነዚህ አይነት ነገሮችን በተቻለኝ መጠን እሰራለሁ እሞክራለሁ ማለት ነው እንግዲህ። የእርሻ ስራ በጣም ደስ ይለኛል እወዳለሁ በተለይም ወደ ገጠር አካባቢ እርሻ መስራት እንዲህ ከተፈጥሮ ጋር መሆን ተፈጥሮን መንከባከብ መኮትኮት አትክልቶችን መትከል እነዛን አትክልቶች መኮትኮት መንከባከብ ማፍላት ችግኝ አፍልቶ ደግሞ መበተን እንዲህ እንዲህ አይነት ነገሮችን ማዳቀል ችግኞችን ማዳቀል እንዲህ እንዲህ አይነት ስራዎችን እሰራለሁኝ ማለት ነው እና እጅግ በጣም ደስ ይላል በእጅ የሚሰራ ስራ አይሰለችም። እና ደግሞ ጭንቀት አይኖረውም አያስጨንቅም ብዙ ጊዜ ሰው የእጅ ስራ ሲፈታና ቁጭ ሲል አንደኛ አእምሮ ይደክማል ሁለተኛ ደግሞ ሰውነቱን አካሉም ይደክማል በኋላ ወደተለያየ የጭንቀትና ድባቴ ውስጥ ይገባል። ስለዚህ የተለያየ ክፋትን ማሰብ ይጀምራል ማለት ነው። በእጅ የሚሰራ ስራ የሮጥ ሮጥ ብሎ በእጅ የሚሰሩ ስራዎችን ሲሰራ ግን የሰው ልጅ አንደኛ ጭንቀት አይኖረውም ከጭንቀትም ይላቀቃል ማለት ነው። እንደገና አእምሮውን ሰውነቱን ስለሚሰራ አእምሮውን ጤነኛ ይሆናል ክፉ ነገሮችን አያሰብም ጊዜም አይኖረውም። ሰውነቱም አካሉም ደግሞ ስለሚሰራ ጤናማና ጠንካራ የመሆን እድሉ ሰፊ ነው ማለት ነው። ከሌላው ቁጭ ብሎ ቁጭ ከሚል ሰው ቢሮ ውስጥ ቁጭ ከሚል ሰው በእጅ የሚሰራ ሰው ወድያ ወዲ ተሯሩጦ በእጅ የሚሰራ ሰው በአእምሮም በአካልም ጤነኛና ጠንካራ ረጅም እድሜ መቆየት የሚችል ሰው ይሆናል ማለት ነው። ስለዚህ የእጅ ስራዎችን እጅግ በጣም እወዳለሁ። እሰራለሁኝ ማለት ነው። እኔ

የቅጥር ሂደት እንዴት ነው? የቅጥር ሂደት እንግዲህ በጣም መጀመሪያ ላይ ማስታወቂያ ይወጣል። ማስታወቂያ ከወጣ በኋላ ያ የዛ ክፍት የስራ ቦታ ወይም ክፍት የስራ መደብ ላይ ማስታወቂያ ይወጣል ማስታወቂያ በተለያየ መንገድ ሊወጣ ይችላል አንድም በጋዜጣ ሊወጣ ይችላል። ሌላ ደግሞ በመጽሄት ሊወጣ ይችላል ሌላ እንዲሁ በወረቀት ተጽፎ ሊለጠፍ በየቦታው ሊለጠፍ ይችላል። ሌላው በተለያየ የማህበራዊ ድረ ገጾች በፌስቡክ ወይ በቴሌግራም ወይ ደግሞ በተለይ በዚህ በዘመን በዚህ በኦንላይን ስራዎች ላይ በተለያየ የማህበራዊ ድረገጾች ወይም ማህበራዊ ሚዲያዎች ላይ በቴሌግራም ሊሆን በስፌስ ቡክ በቲክቶክ እንዲሁም በተለያዩ በዩቲዩብም ሊሆን ይችላል። በሊንክድኢን ሊሆን ይችላል አፕወርክም ላይ በዛ መልኩ እንግዲህ እንትን ይወጣል ማለት ነው የስራ መደብ ክፍት የስራ መደብ ይወጣል ማለት ነው። ስለዚህ ያንን ክፍት የስራ መደብ ሰዎች አይተው ብቁ ከሆኑ ብቁ ነኝ ብለው ካሰቡ በዛ ስራ ላይ ወይም በደግሞ በዛ ስራ ላይ እኔ በቂ ብቁ ነኝ አቅሙ አለኝ ችሎታው አለኝ ልምዱ እና የስራ ዝግጅ የትምህርት ዝግጅቱ አለኝ ብለው ካሰቡ ያንን የትምህርት እንትን ዶክመንታቸውን ወይም ደግሞ ፋይላቸውን የተማሩበትን የተማሩበትን አጠቃላይ የትምህርት ዝግጅታቸውን እዛ ላይ ይልካሉ ማለት ነው። አያይዘው አያይዘው ይልካሉ የሰሩበትን የስራ ልምድ አጠቃላይ ፖርትፎሊዮአቸውን አያይዘው ይልካሉ ማለት ነው። ለዛ ለቀጣሪው ድርጅት የስራ ማስታወቂያውን ላወጣው ድርጅት ከዛ በኋላ እሱ መጀመሪያ ምን ያደርጋል እንትኔ የመለየት ስራ ይሰራል ማለት ነው። ዶክመንታቸውን አይቶ ፖርትፎሊዮአቸውን አይቶ ሲቪያቸውን አይቶ አጠቃላይ ደግሞ ይሄ ያላቸውን የስራ ልምድ እና የትምህርት ዝግጅት አይቶ ያንን ሁሉ አይቶ የማበጠር ስራ ወይም ደግሞ የመለያየት የመለየት ስራ ይሰራል ማለት ነው። ከዛ ከፍተኛ ለስራው ብቁ ብሎ ያመነባቸውን እና ያያቸውን ሰዎች ለይቶ ያወጣ እና ዶክመንታቸውን በዛ ለነሱ ደግሞ ስልክ ስልክ ይደውልላቸዋል ማለት ነው። ስልክ ከተደወለላቸው በኋላ እንዲመጡ ቀጥሎ ያለው ሂደት እንግዲህ የጽሁፍ ፈተና ነው የጽሁፍ ፈተና ይኖራል የጽሁፍ ፈተና ራሱ ቀጣሪው ድርጅት ይመጥናል ወይም ደግሞ በቂ ነው ብሎ ያሰበውን የጽሁፍ ፈተና ያወጣል። በተለያየ ስለ ድርጅቱ ሊሆን ይችላል ስለ ስራው ሊሆን ይችላል አጠቃላይ ደግሞ ስለ ግል ጉዳይም ሊሆን ይችላል ጠቅላላ እውቀትም ሊሆን ይችላል ብቻ ይመጥናል ብሎ ያሰበውን የጽሁፍ ፈተና ያዘጋጅ እና ያንን የጽሁፍ ፈተና ይሰጣቸዋል ማለት ነው። የጽሁፍ ፈተናውን ተፈትነው ያንን የጽሁፍ ፈተና ያለፉትን ብቻ ያለፉትን ልጆች ብቻ ደግሞ ቀጥሎ ለቀጣይ ሂደት ደሞ ቀጣይ ሂደት ለኢንተርቪው ወይም ለቀለ ለቃለመጠይቅ ይጠራሉ ማለት ነው። ስለዚህ ሶስተኛው ሂደት ምንድነው ቃለ መጠይቅ ነው ማለት ነው? ስለዚህ የቃለ መጠየቅ ፈተና ላይ በእንግሊዘኛ ሊሆን ይችላል በራሳቸው በሚያውቁት በአፍ መፍቻ ቋንቋቸው ሊሆን ይችላል ቃለ መጠየቅ ይደረግላቸዋል ስለዚህ ድርጅቱ ወይም ቀጣሪው ድርጅት ይመጥናል የሚሉትን የሚለውን ይመጥናል ብሎ ያሰበውን ጥያቄዎች ያዘጋጃል ያዘጋጃቸውን ጥያቄዎች ይጠይቃል ማለት ነው። ቃለመጠየቅ ያቀርብላቸዋል ያንን ቃለመጠየቅ ካለፉ ያለፉትን ማለት ነው። የወደቁ ይወድቃሉ ያለፉትን ለመጨረሻ ሂደት እንግዲህ የመጨረሻ ሂደት አንዳንድ ድርጅቶች የጤና ምርመራ እንዲያደርጉ ያደርጋል ማለት ነው። ያንን ቃለመጠይቅ ያለፉትን ሰዎች ወይም ተቀጣሪዎች ለጤና ምርመራ ወይም የተለያየ ጤና ምርመራ እንዲያደርጉ ይልካቸዋል ማለት ነው። ይሄ ጤና ምርመራ የሚጠቅመው ለምንድነው የተለያየ ተላላፊ በሽታ ሊኖርባቸው ይችላል ወይም ደግሞ ያንን ስራ ለመስራት ብቁ የማይሆኑበት እና የማያስችላቸው የጤና እክል ወይም በሽታ ካለባቸው ላያሰሩ ይችላሉ። ስለዚህ የጤና ምርመራ እንዲያደርጉ ይደረጋል የጤና ምርመራውን ካለፉ ደግሞ የጤና ምርመራውን ያለፉ ሰዎችን ደግሞ የመጨረሻው ሂደት ደግሞ ከወንጀል ነፃ መሆናቸውን የሚያረጋግጥ አሻራ ወይም ከወንጀል ነፃ መሆናቸውን የሚያረጋግጥ ማስረጃ እንዲያቀርቡ ከፖሊስ ጣቢያ ወይም ደግሞ ከፎሬንሲክ ምርመራ ወንጀል እና ምርመራ ከወንጀል ነፃ መሆናቸውን ያረጋግጡ እና መጨረሻ ላይ ስራቸውን እንዲጀምሩ ያለፉትን ስራቸውን እንዲጀምሩ ያግዛል ማለት ነው። ይሄ ነው የስራ ሂደት ቅጥር

የምትመኘው የእረፍት ጊዜ ምንድነው? እኔ ከምመኛቸው የእረፍት ጊዜ ጊዜያቶች ውስጥ አንዳንዴ ይሄ የቅዳሜና የእሁድ እረፍት ጊዜ ነው። የቅዳሜና የእሁድ እረፍት ጊዜ እንግዲህ ሳምንቱ ከሰኞ እስከ አርብ ያለው ሳምንት ያው በስራ ውጥረት እጅግ በጣም በስራ ተወጥሬ የማልፍበት እና ያ ስራ እንግዲህ በስራ በተለይም ከሰኞ እስከ ቅዳሜ በስራ ተወጥሬ በስራው ውጥረት የማ የማልፍበት ቀን ሲሆን ያቺ እሁድ አንዷ ቀን የእረፍት ቀን ናት ያቺን ቀን እንግዲህ እጅግ በጣም የምመኛትና ደስ የምትለኝ የእረፍት ቀን ናት። በተለይም ተማሪ እያለሁ ግን ቅዳሜና እሁድ እረፍት ስለሆነ ከሰኞ እስከ አርብ ትምህርት ነው ቅዳሜና እሁድ ደግሞ እረፍት ነው። ያቺ ቅዳሜና እሁድ እስክትመጣ ድረስ እጅግ በጣም እንጓጓ ነበር እጓጓ ነበር እኔ በበኩሌ ስለዚህ ያንን የስራ እረፍቴ በጣም ደስ ይለኛል በጣም እወደዋለሁ። በተረፈ እንግዲህ እነኛ የእረፍት ጊዜ ሲደርስ በጣም ደስ ይለኛል የምመኛት ቀን ናት ማለት ነው። ቅዳሜና እሁድ ከዛ ደግሞ ትምህርት ጨርሼ ደግሞ ተይ ትምህርት ጨርሼ ወደ ስራው አለም ደግሞ ስመጣ ከሰኞ እስከ ቅዳሜ እንግዲህ እንደሚታወቀው ስራ ነው። ከሰኞ እስከ ቅዳሜ በስራ ውዬ ወይም በስራ የዛለ ወይም የደከመን ሰውነት የማሳርፍበት የማርፍበት ቀን እሁድ ናት ማለት ነው። ስለዚህ እሁድ እጅግ በጣም የምጠብቃትና የምጓጓላት ቀን ናት ማለት ነው። እሁድ እና እሁድን እጅግ በጣም በጉጉትና በጉጉት ነው የምመኛት የምጠብቃት ምክንያቱም ከሰኞ እስከ ቅዳሜ በስራ የደከመውን አእምሮዬን የማሳርፍበት እረፍት የማደርግበት ከተለያዩ በ ከ ብ እንግዲህ በሃይማኖት ተቋማቱን በተለያየ ሃይማኖት ተቋማቶች ውስጥም ሄጄ እረፍት የማገኝበትና ራሴን የማሳርፍበት የተለያዩ ቤትም ሆኜ ከቤተሰቦቼ ጋር ጥሩ ጊዜን የማሳልፍበት ከ የእረፍት ቀኔ ናት ማለት ነው። እሁድ ስለዚህ እሁድ እጅግ በጣም የምወዳትና የምመኛት የእረፍት ጊዜዬ ስለሆነች በጣም እወዳታለሁ። ደስ ትለኛለች ለ ሌላው እንግዲህ አንዳንድ ጊዜ ተማሪ እያለን ደግሞ የክረምት ጊዜ ነው ምክንያቱም በጋውን እንማርና በጋውን ከተማርን በኋላ ክረምት እንግዲህ እረፍት ነው። እንደሚታወቀው በትምህርተ አለም ውስጥ እያለን ክረምት እረፍት ነው። በጋ በጋውን ተምረን ክረምት እናርፋለን ስለዚህ ያንን ክረምት ደግሞ በተለያየ እረፍት ከቤተሰብ ጋር ከወዳጅ ዘመድ ጋር አብረን ጊዜ የምናሳልፍበት ቤተሰብ የምንረዳበት ቤት ውስጥ አንዳንድ ነገሮችን የምናግዝበት ጊዜ ነው ማለት ነው። የክረምት ጊዜ ስለዚህ የክረምት ጊዜም እጅግ በጣም ጥሩ የምመኘው የእረፍት ጊዜ ነበረ ተማሪ እያለሁ አሁን ግን በአብዛኛው ያው ክረምት በጋ አይባልም ያው ስራ ነው። ኑሮን ለማሸነፍ ቤተሰብ ለመርዳት ራስን ለማሸነፍ ሲባል እንግዲህ ከሰኞ እስከ አንዳንዴ ከሰኞ እስከ እሁድም የሚሰራባቸው ጊዜያቶች አሉ። ክረምትና በጋውን ሁሉንም የሚሰራባቸው ጊዜያቶች አሉ ግን አብዛኛው ጊዜ እሁድ እሁድ እረፍት ስለሆነ እሁድን በእረፍት ነው ስለማሳልፈው። የእሁድ የእረፍት ጊዜ እጅግ በጣም የምመኘውና ደስ ብሎኝ የምጠብቀው የእረፍት ጊዜ ነው ማለት ነው። ስለዚህ ከዛ አኳያ እሁድን በጣም በጉጉትና በጣም በትልቅ ተስፋ የምጠብቃት ቀን ናት ቶሎ ትደርሳለች ቶሎ ደግሞ ታልቃለች ማለት ነው። ብዙ ነገር ጸጥታ ያለበት ዝም ሁሉም ስራ ስለሚቆም የእሁድ ቀን ጸጥ የሚልበት ሰዎች ዝም ዝም የሚልበት ከተማው ጭር የሚልበት ቀን ነው። ከራስ ጋር ለመሆን ራስን ለማዳመጥ ከእግዚአብሔር ጋር ከፈጣሪ ጋር ከተፈጥሮ ጋር ለመሆን ጥሩ የቤተሰብ ጊዜን ለማሳለፍ ከቤተሰብ ጋር ወጣ ብሎ ጥሩ ጊዜን ለማሳለፍ እና ለመዝናናት ከልጆችም ጋር ጥሩ ጊዜን ለማሳለፍ እጅግ በጣም ደስ የምትል ቀንና የምት የምት የምታጓጓ ቀን ናት ማለት ነው። እሁድ ስለዚህ ከምመኛቸው የእረፍት ጊዜያቶች ውስጥ አንዱ እሁድ ነው ማለት ነው። አሁን ላይ በስራ አለም እያለው በስራ ህይወት ውስጥ እያለው ማለት ነው።

የምትወደው መክሰስ ምንድነው? እኔ ከምወደው መክሰስ ውስጥ አንደኛው እንግዲህ እርጥብ ነው። እርጥብ ወይም ደግሞ እርጥብ በጣም ነው የምወደው እንደ መክሰስ ማለት ነው። ምክንያቱም የውጭውን አይደለም ውጪ ላይ አሁን ለምሳሌ አንዳንድ ጊዜ ውጪ ላይ የሚሰራ ርጥብ ትንሽ አንዳንዴ አስቸጋሪ ነው። ያው ንጽህናው አይታወቅም ግን ቤት ውስጥ እኔ ራሴ በራሴ የምሰራው ማዘጋጀው እርጥብ አለ። ድንች መጀመሪያ ይታጠባል ድንቹ ድንቹ ከታጠበ እና ከጸዳ በኋላ ይላጣል ተልጦ ከዛ በኋላ በ እንትን በቀጭን በቀጭኑ ይከተፍና ወይም በቀጭን በቀጭኑን ተሰነጣጥቆ ይሰነጠቅና ዘይት ይፈላል ማለት ነው። የፈላ ዘይት ውስጥ እንግዲህ ያንን ሽንኩርት ያንን ድንች ጨምሮ መጥበስ ነው ማለት ነው። ከዛ በላዩ ላይ ትንሽ ጨውና ሚጥሚጣ ዳጣ ይጨመራል። እና ያ እጅግ በጣም ከዳቦ እንደ ዳቦ ዳቦው ውስጥ ተደርጎ ሲቀርብ እጅግ በጣም ጥሩና አሪፍ ምግብ ነው። ለመክሰስ አንደኛ ሰውነት ሰው ለሰውነት በርግጥ ሰውነት ያወፍራል። ይሄ ፈጣን ምግብ ከሚባሉት ውስጥ ነውና የሚመደበውና ሰውነትን በጣም ያወፍራል ሰውነት ይጨምራል። የሰውነት ክብደት ለመጨመር በተለየ ስፖርት ለሚሰሩ ሰዎች እጅግ በጣም ጥሩ ነው። ከዛ ውጪ እንግዲህ እርጥብ ነው አብዛኛው ጊዜ የምወደው መክሰስ። ከዛ በኋላ ግን እንደዚህ ለምሳሌ ቀለል ያሉ እንደ ፒዛ አይነት ምግቦች እርጥብ መክሰስ ላይ እወዳለሁ። ይመቸኛል ምክንያቱም ፒዛ ያው እንደሚታወቀው ቂጣ መጀመሪያ ቂጣ ነው። ቂጣው ላይ የተለያዩ አትክልቶች እና ፍራፍሬዎች ፍራፍሬ ነው አትክልት እንኳን አይደለም ፍራፍሬ እና የተለያዩ ነገሮች ይደረግና ያ ኦቭን ውስጥ ይበስላል ማለት ነው። ከበሰለ በኋላ እሱ ነው የሚበላው። ተሰነጣጥቆ ተሰነጣጥቆ እንግዲህ በቀጭኑ በቀጭኑ በማባያ ይበላልና እሱ በጣም እወደዋለሁ ፒዛ። ይመቸኛል በአጭሩ መክሰስ ላይ አብዛኛው ጊዜ እሱ እወደዋለሁ። እኔ እንግዲህ ባልበላም አሁን ላይ እየበላሁ ባልሆንም ወደፊት እግዚአብሔር ካለ እንግዲህ እበላለሁ። አቅሙ ሲኖር ያ ነው የምወደው እና መክሰስ ላይ ፒዛ እና እርጥብ እወዳለሁኝ ማለት ነው። እና ይሄ ቺፕስ የሚባል ነገርም አለ። እንግዲህ ምናልባት ካነሳነው አይቀር ከድንች ጋር ተያይዞ ከርጥብ ጋር ተያይዞ ቺፕስ እንግዲህ በተለያየ መንገድ ላይ በተለይም መንገድ ላይ የሚሸጥ ነው። መክሰስ ሰዓት ላይ በተለይም ወደ አስራ አንድ ሰዓት አካባቢ ላይ አብዛኛው ጊዜ መንገድ ላይ ይሸጣልና። ያ ቺፕስ እጅግ በጣም ደስ ይላል ይበላል እንዲሁ ቀለል ብሎ ያው ገዝቶ እየበሉ የሚኬድ ምግብ ነው። እና እንደ ምግብም ነገር ነው ስለዚህ አብዛኛው ጊዜ ቺፕስም እጠቀማለሁኝ። መክሰስ ሰዓት ላይ ሌላው ቆሎ ነው። ቆሎ ያው እንደሚታወቀው እንግዲህ አይጠገብም ይባላል ቆሎ። ዝም ብሎ ለመቆርጠም ያክል መክሰስ ላይ መክሰስ ሰዓት ላይ ቆርጠም ቆርጠም እናደርገዋለን ማለት ነው። ወይም አደርገዋለሁ ያንን ቆሎ አንደኛ ጊዜ ለመጫወት ከሰዎች ጋራ ለጫወታ ቁጭ ሲባል እንደዚህ ጨዋታ ይዞ ቁጭ ሲባል እየተጫወቱ ከወዳጅ ዘመድ ጋር ከጓደኛ ጋር ጊዜ ሲያሳልፉ። ቆሎ አብዛኛው ጊዜ ቆሎ ይቀርባል ቆሎ ቆርጠም ቆርጠም እያደረጉ ጊዜያቸውን ያሳልፋሉ እና አይታወቅም። ቆሎም አያጠግብም አይጠገብም ቆሎ ብዙ ቆሎ ሊበላ ይችላል እንደገና ደግሞ ጨዋታውም ይሄዳል። ማለት ሳያውቁት ከወዳጅ ዘመድ ጋር ረጅም ሰዓት መጫወት ይቻላል ማለት ነው። ቆሎውን እየቆረጠሙና እየበሉ ያ እጅግ መክሰስ ላይ በጣም አሪፍ ነው። እንግዲህ ከብዙ በጥቂቱ የምወዳቸው ምግቦች ወይም መክሰስ ላይ በተለይም መክሰስ ላይ ቀለል ያሉ የማይከብዱ ለሰውነት የምወዳቸው ምግቦች እነዚህ ናቸው። እርጥብ ቺፕስ እና ፒዛን ነው ማለት ነው።

ቤተሰብ ምን? ያህል ጊዜ ይሰበሰባል። አዎ ቤተሰብ እንግዲህ እኛ የኛ ቤተሰብ በተለይም ያው ተራርቀን ስለምንኖር አንዱ ሌላ ቦታ ነው። አንዱ በሰሜን በኩል ነው አንዱ በደቡብ በኩል ነው አንዱ በምስራቅ ነው አንዱ በምዕራብ ነው። ተበታትኖ ስላለ የኛ ቤተሰብ እንግዲህ በሰርግ ወይም ደግሞ በለቅሶ እንዲህ ሀዘን ወይ ደስታ ሲኖር ነው። እንግዲህ የኛ ቤተሰብ የምንሰባሰበው እንጂ። ብዙ ጊዜ ተሰባስበን እንዲህ የቤተሰብ ጉባኤ ተዘጋጅቶ ተሰባስበን የማውራት የመጫወት እርስ በእርስ የመተዋወቅ የመጠያየቅ የመደጋገፍ ነገሩ ብዙም የለም። በእኛ ቤተሰብ ውስጥ ሁሉም በስራ ተጠምዶ ያለበት ሁኔታ ነው ያለው። ሁሉም የራሱን ህይወት ለማሸነፍ ሩጫ ላይ ነው። ሁሉም ቤተሰቡን ለመቀየር ራሱን ለመቀየር ኑሮውን ለመሸነፍ ሁሉም ሩጫ ላይ ስል ሆነ እንግዲህ። ጊዜ ኑሮ ሰው ተገናኝቶ የሚጠያየቅበት ጊዜም ዘመንም ላይ ስላልሆንን ሁሉም የራሱን ህይወትና የራሱን ኑሮ ስለሆነ የሚያስበው መጠያየቅ ብዙም የለም። በእኛ ቤተሰብ ውስጥ ስለዚህ ቤተሰብ አንገናኝም ወይም አንሰበሰብም ማለት ይቻላል። የምንገናኘው ወይም የምንሰበሰበው ለቅሶ ሲኖር ግዴታ ስለሆነ እንግዲህ ለቅሶ ሀዘን ሲኖር ወይም ደግሞ ሰርግ። ደስታ ሲኖር እንዲህ በዚህ አይነት ሁኔታ ውስጥ ነው ሰርግም ራሱ አንዳንድ ጊዜ የማይመጡ ሰዎች አሉ። ሰርግም ራሱ ተሰርጎ ተደግሶ የማይመጡ ወይም ሰርጉን የማይታደሙ ሰዎች አሉ። ለቅሶ ሲሆን ግን የግዴታ ስለሚቀየም ያ ሰውዬ ወይም ደግሞ ያ ሀዘን የደረሰበት ወይም ደግሞ ቤተሰብ አባል የሞተበት ሰው ስለሚቀየም እና ስለሚያዝንባቸው ለቅሶ አይቀሩም። አብዛኛው ጊዜ ለቅሶ ላይ ነው ማለት ይቻላል የምንሰበሰበው ለቅሶ ላይ ማንም ስለማይቀር ለቅሶ ላይ ሁሉም ሰው ይገኛል ይሰበሰባል። እና ለቅሶ ላይ ነው አብዛኛው ጊዜ የምንሰበሰበው እንጂ የቤተሰብ ስብሰባ ወይም የቤተሰብ ጉባኤ እኛ በቤተሰባችን ውስጥ እንግዲህ አልተለመደም የለም። ወደፊት እንግዲህ እግዚአብሔር ከረዳኝ እኔ አንድ ጊዜ ወይ አንዴ አደርገዋለሁ ብዬ አስባለሁ። ቤተሰቦቼን እንግዲህ የሚሰባሰቡ ከሆነ ቤተሰቦቼን ሰብስቤ አንድ ላይ ጥሩ ዝግጅት አዘጋጅቼ አንድ ላይ የትውውቅ ጊዜ የትውውቅ የትውውቅ ፕሮግራም የሚደረግበትን ሁኔታ እፈጥራለሁ ብዬ አስባለሁ እግዚአብሔርም ይረዳኛል። ሌላው እንግዲህ ያው ቤተሰብ የቤተሰብ መሰብሰብ እጅግ በጣም ጠቃሚ ነው ብዬ አምናለሁ። ምክንያቱም ቤተሰብ ሲሰበሰብ እና እርስ በእርሱ ሲተዋወቅ አንደኛ መተዋወቅ ይኖራል። ድንገት እንኳን እንደው መጋባት እንኳን ሰው ብጋባ እንኳን ዘመዱንም ሊያገባ እኮ ይችላል ካልተዋወቀ ማለት ነው። እርሱ በእርሱ ካልተዋወቀ ካልተሰበሰበ የቤተሰብ ጉባኤ ወይም የቤተሰብ ስብሰባ ኖሮ ካልተዋወቀ ሰው እርስ በእርሱም ሊጋባ ይችላል። ባለመተዋወቅ ስለዚህ በተለይም ትልልቅ ሰዎች ወይም ትልልቅ አንጋፋ የሚባሉ አባቶች አያቶች ሊሆኑ ይችላሉ። ይሄንን ፕሮግራም አዘጋጅቶ የቤተሰብ ስብሰባ ወይም የቤተሰብ ጉባኤ አዘጋጅቶ ቤተሰብን ሁሉንም ከቤተሰብ ቤተሰብ ሲባል እንግዲህ እናት አባት እህት ወንድም ብቻ ሳይሆን አክስት አጎት በሌላም የአክስት ልጅ የአጎት ልጅ እንደገና በጋብቻም የመጡ ሊሆኑ ይችላሉ። እንዲህ ሰፋ ብሎ ያሉትን ቤተሰብ ዘመድ በዘር ሀረግ ወይም በዘር በግንድ በደም ሀረግ የሚገናኙ ወይም የሚዛመዱትን ሰዎች ሁሉ ጠርቶ ሰብሰባ አድርጎ ማስተዋወቅ ማግባባት እንዲደጋገፉ እንዲረዳዱ ማድረግ ትልቅ ደረጃ የደረሰው ሰው ስራ የሚፈልገውን ሰው ከስር ያለውን እንዲያግዝ እንዲረዳ የሚያደርግበትን መንገድ መፍጠር መቻል አለበት ሰው ቤተሰብ ብዬ አምናለሁ። ሌላው እንግዲህ ቤተሰብ ያው አንድ ቤት ውስጥ ያለ ቤተሰብ ለምሳሌ እናት አባት እህት ወንድም ከሆኑ የግዴታ እነዚህ ይገናኛሉ ምክንያቱም ያው እኛም አሁን ለምሳሌ እህት ወንድሞቼ የተለያየ ሀገር ላይ ነው ያለነው ሁላችንም ተለያየትን ተበታትነን በስራ ጉዳይ በእንጀራ ጉዳይ ተበታትነን እና ተለያይተን ነው። ያለነው ግን ሰርግ ሲኖር ለቅሶ ሲኖር ግን ያው ቤተሰባችን ቢያይ እንሄዳለን እንገናኛለን። አንዳንድ ጊዜ ለበአላቶች ለበአል ጊዜም እንገናኛለን። እንጂ ያው አንዴ ከቤት ከወጣን በኋላ ራሳችንን ችለን እየኖርን ስራ እየሰራን ስራ ጥደን ሁል ጊዜ ቤተሰብ ጋር መሄድ ስለማይቻል ትንሽ ስለሚከብድ ሁሌ መሰብሰብ ይከብዳል አይቻልም ማለት ነው። እና በስንት ጊዜ አንዴ ነው ከቤተሰብ ጋር የምንሰበሰበው ማለት ነው

ከደንበኞች ጋር ትገናኛለህ? ከደንበኞች ጋር የሚያገናኘኝ ስራ አይደለም የምሰራው ምናልባት እኔ የኦንላይን ስራ በምሰራበት ሁኔታ ላይ እንግዲህ ከደንበኛ የሚባለው እንግዲህ ያው ኦዲየንስ ነው ወይም ደግሞ ተመልካች ሊሆን ይችላል ወይ የኔን ፕሮግራም ወይ የኔን ዝግጅት የሚያይ የሚያዳምጥ የሚሰማ ሊሆን ይችላል። ስለዚህ ያ እንደ ደንበኛ አስቤው እንግዲህ ከሆነ ምናልባትም ያው ከደንበኛ ወይም ከእኔ ከተመልካቾቼ ጋር ወይም ከቤተሰቦቼ ጋር በዩቲዩብ ሊሆን ይችላል በቲክታክ ሊሆን ይችላል ከሚያዩኝ ሰዎች ጋር እንግዲህ የምገናኝበት ያው የኦንላይን ፕላትፎርም አለ። ወይም ደግሞ የማህበራዊ ድረገጽ የምንለው ይሄ የቲክታክ እና ዩቲዩብ ኢንስታግራም ቴሌግራም የሚባሉ እነዚህ የማህበራዊ ሚዲያ ድህረ ገጾች አሉ እነዛ እንግዲህ ለተለያየ ነገር ይጠቅማሉ ምክንያቱም ከሰው ጋር ያስተዋውቃሉ። ከተመልካች ጋር ወይም ከአድማጮች ጋር ያስተዋውቃሉ እና የተለያዩ ሽያጮችን በዛ ማህበራዊ ድረ ገጽ የመሸጥ እድሎችም ስለሚኖሩ እና ደግሞ መሸጥ ብቻም ሳይሆን እንግዲህ ከሰው ጋር ሀሳብን መጋራት ስራን መስራት። አብሮ ስራን መጋራት ስራን መስራት ሀሳብን መጋራት የተለያዩ የስራ ሀሳቦችን እና የስራ እቅዶችን እዛ ላይ በማካፈል እና በማጋራት እንግዲህ እዛ ላይ ያሉትን ሰዎች ማግኘት እና እዛ ላይ ያሉትን ደንበኞች ማግኘት ይቻላል። የተለያዩ የ ፍሪላንሲንግ ወይም የሪሞት ስራ ላይ ለምሳሌ እንደነ አፕወርክ እንደነ ፋይቨር አይነት እንትኖች ላይም ደግሞ ፕላትፎርሞች ላይም የማህበራዊ ድረ ገጾች ላይም እንግዲህ ስራን በመስራት ከደንበኞች ጋር መገናኘት የሚቻልባቸው መንገዶች ብዙ አሉ። በተለይም በዚህ በቴክኖሎጂ ዘመን ከደንበኞች ጋር የግዴታ አካል ለአካል ወይም ፊት ለፊት መገናኘት ላይጠበቅብን ይችላል። እንደ ድሮ ድሮ እንግዲህ ሰዎች እቃቸውን ለመሸጥ የግዴታ ደንበኞቻቸውን ፊት ለፊት ማግኘት ይኖርባቸዋል ምክንያቱም አለበለዛ ፊት ለፊት ካላገኙ የሚሻሻጡበት ወይም የሚገበያዩበት ሌላ አማራጭ እና መንገድ የላቸውም። አሁን ላይ ግን እድሜ ለቴክኖሎጂ እዚህ ቁጭ ብዬ እኔ ከተለያየ ከእንትን ላይ ከአማዞን ላይ ወይም ደግሞ ከአሊ ኤክስፕረስ ላይ እቃ ቁጭ ብዬ ማዘዝ እና በኦንላይን እቃ እዝዤ ቤቴ ድረስ መጥቶልኝ መቀበል የምችልበት ዘመን እና ጊዜ ላይ ነው ያለው። ስለዚህ ከደንበኞች ጋር ለመገናኘት አሁን በዚህ ሰዓት ያው ማህበራዊ ድረ ገጽን መጠቀም ነው ሌላ ነገር ምንም አያስፈልግም። ስልክ እጅ ላይ ባለው ስልክ ማህበራዊ ድረ ገጽን ከተጠቀምክ መገበያየት መሻሻጥ ሀሳብ ሀሳብ መጋራት እቅዳችንን የስራ ዝግጅታችንን ንድፋችንን ንድፍ ሀሳባችንን ማጋራት እና ከተለያዩ ሰዎች ምክር እና ሀሳብን መቀበል ይቻላል ማለት ነው። በዚህ ዘመን ስለዚህ አሁን ላይ ከደንበኛ ጋር የምንገናኝበት መንገድ እየተቀየረ ያለ ይመስለኛል። አብዛኛው እንግዲህ ወደዚህ ወደ ኦንላይኑ ወይም ወደዚህ ወደ ኦንላይኑ የመጣ ስለሚመስለኝ በዛ መልኩ ካሰብነው እንግዲህ ከደንበኞቼ ጋር የምገናኝበት የተለያዩ የማህበራዊ ድረ ገጾች አሉኝ እኔም ቲክቶክ እና ዩቲዩብ ኢንስታግራምም ላይ ቴሌግራምም ላይ ጓደኞቼን እንዲሁም ሌሎች በስራ ዙሪያ የሚያሰሩኝንም ሰዎችም እንዲሁም እኔም ደግሞ የማሰራቸውም ሰዎች በእንደነዚህ አይነት ማህበራዊ ድረገጽ የመገናኘት እድሉ አለን ማለት ነው። ስለዚህ እኔ ደንበኞቼን እንግዲህ በእንደዚህ አይነት ማህበራዊ ድረገጽ አገኛችኋለሁ እንገናኛለን ማለት ነው። ስለዚህ ፊት ለፊት እንደበፊቱ ሰዎችን የማገኝበት ጊዜ የለኝም። እንግዲህ በኦንላይን ነው ከሰዎች ጋር አሁን በዚህ ሰዓት የምንገናኘው ማለት ነው። ይሄ እንግዲህ እጅግ በጣም ትልቅ ጥቅም አለው ብዬ አምናለሁ ምክንያቱም አንደኛ የስራ የስራ ድካምን ይቀንሳል ሁለተኛ ጊዜን በአግባቡ እንድንጠቀም ይረዳናል። አንድን ሰው ለማግኘት የግዴታ ረጅም ርቀት ብዙ ትራንስፖርት ወጪ አውጥተን መጓዝ የለብንም። በተለያየ መንገድ ሰዎች ጋር መገናኘት የምንችልበት ደንበኞቻችንን ማግኘት የምንችልበት መንገድ አለ ማለት ነው። ስለዚህ ከደንበኞቼ ጋር በእንደዚህ አይነት መልኩ እንገናኝ እገናኛለሁ እኔ

በስራህ ላይ ምን ተግዳሮት አለህ? እንግዲህ እኔ በስራዬ ላይ ያው ተግዳሮት ይኖራል በማንኛውም ስራ ላይ ተግዳሮቶች ይኖራሉ። ለምሳሌ እኔ በምሰራው ስራ የኦንላይን ስራ ስለምሰራ በኦንላይን ስራ ላይ እንግዲህ እንደሚታወቀው ብዙ አይነት ተግዳሮቶች አሉ ከነዛም መሃል እንግዲህ አንደኛው ስራው የሚሰራው ያው ቁጭ ተብሎ ነው ቁጭ ተብሎ ረጅም ሰዓት ስልክ ላይ ወይም ኮምፒውተር ላይ ማሳለፍ ይጠይቃል ስራው ስለዚህ ይሄ እንግዲህ ከፍተኛ ትግስትንና ከፍተኛ ቁጭ ማለትን አቅም ይጠይቃል ማለት ነው ምክንያቱም ለረጅም ሰዓት ለስምንት ሰዓት ሊሆን ይችላል። ለአስር ሰዓት ለአስራ ሁለት ሰዓት ለአስራ ስድስት ሰዓት ቁጭ ብሎ አንድ ወንበር ላይ ቁጭ ብሎ ኮምፒውተር ላይ አፍጥጦ ስልክ ላይ አፍጥጦ መቀመጥ ከፍተኛ የሆነ ትዕግስትን ይጠይቃል ይሄም ደግሞ መቀመጡ ቁጭ ማለቱ አንደኛ ጤናን ከመጉዳት አንፃር ጤናን ሊጎዳ ይችላል። ሌላው ደግሞ እንግዲህ ከዛም ባለፈ ኮምፒውተር እና ስልክ ላይ ቁጭ ብሎ አፍጥጦ ማየት ደግሞ ለረጅም ሰዓት ማፍጠጥ አይንን የአይንን አቅም የማዳከም እና አይንን ሊጎዳ ይችላል እና አጠቃላይ የጭንቅላታችንን ወይም ይሄ የጭንቅላታችንን ስርዓት ሊያዛባ ይችላል ማለት ነው። በአጠቃላይ ከጤና አንፃር ተግዳሮቱ አንድ ከፍተኛ ነው ወይም ደግሞ በጤና ዘርፍ ወይም በጤና ዙሪያ ስንመጣ ተግዳሮት እለው ለማለት የምንችለው ስራ አይነት ስራ ነው ማለት ነው። የኦንላይን ስራ በመቀጠል እንግዲህ የኦንላይን ስራ ሌላው ተግዳሮቱ ምንድነው? ስራው የሚሰራው በኦንላይን ነው ከሰዎች ጋር አንገናኝም የምንሰራላቸው ሰዎች አላገኛቸውም ስለዚህ በአይን አላያቸውም በጆሮዬ አልሰማቸውም ስለዚህ እነኛ ሰዎች እንግዲህ በተለያየ መንገድ እነኛ ሰዎች ወይ የሰራነው የሰራሁትን ስራ ሊክዱ የሚችሉበት አይነት መንገድ ይፈጠራል ማለት ነው። አሰርተው ስራውን አንዳንድ ስካመሮች ወይም ደግሞ ወሮ በላ ማለት የምንችልባቸው ነገሮች ይኖራሉ ምክንያቱም ይሄ በኦንላይን ስራ ላይ ወሮ በሎች ሊኖሩ ይችላሉ። ስለዚህ ስራ አሰርተው አናውቅም በቃ ማለት የሚቻልበት ምክንያት ምንም አይነት ውልና ማስረጃ ስለማይኖር ህግ ቦታም መሄድ ስለማይቻል በአካል ስለማይገኙ ሰዎች ስለዚህ ምንም አይነት ጋራንትድ ወይም የሆነ ማስተማመኛ ነገር እጃችን ላይ ስለሌለ ያንን እነዛን ሰዎች በአካል አግኝቶ የሰሩበትን የለፉበትን ለመቀበል ስለማይቻል እነዛ ሰዎች ሊክዱ ይችላሉ። ሌላው ደግሞ ከመካዱ ብቻም ሳይሆን እኛም ያለንን ሊዘርፉም የሚችሉበት መንገድ አለ የተለያየ ሊንክ በመላክ የተለያየ ይሄ ሳይበር ሴኩሪቲ የምንለው ወይም ሳይበር አታክ የምንለውን በመፈጸም ሰዎችን ሀክ በማድረግ ያላቸውን ገንዘብ ያላቸውን ሀብትና ንብረት አጠቃላይ ያላቸውን መረጃ በመስረቅ እነኛን ሰዎች አጓጉል ማድረግና መደራደር ወይም ገንዘባቸውን ኪሳራ ውስጥ መክተት በሚኖርባቸው አይነት ስራዎችም ስራም ነው ማለት ነው ተግዳሮቱ አንድም ይሄም ይሄ ነው። ሌላው እንግዲህ ተግዳሮት ብዬ ላነሳው የምችለው በኦንላይን ስራ ዙሪያ በጣም እጅግ በጣም ይሄ እንትን ይጠይቃል ስራው ማለት ስራው ትዕግስት ይጠይቃል ማለት ይሄ ተሯሩጠን የሆነ ወዲያው የምናገኘው አይደለም። አድማጮችን መገንባት ወይም አድማጮችን መሰብሰብ ሰዎችን እኛን የሚያምኑ ወይም እምነታችንን ማሳደግ እምነታችንን መገንባት በሰዎች ዘንድ ታማኒና ጥሩ መረጃ ሰጪ ሰው ሆነን መገኘት እና አጠቃላይ ያለንን የማህበራዊ ድረ ገጽ እንትን ማህበራዊ ድረ ገጻችንን ማሳደግ እና የእኛን ተመልካቾች እና አድማጮች መገንባት እና ማሳደግ ትልቅ አቅም የሚጠይቅ ትልቅ ጉልበት የሚጠይቅ ትልቅ ትዕግስት የሚጠይቅና ጊዜ የሚጠይቅ ፈታኝ ነገር ነው ማለት ነው። በኦንላይን ስራ ጉዞ ውስጥ ስለዚህ በቀላሉ አይመጣም በቀላሉ ሰው ተከታይ አይሆንም የግዴታ ጥሩ ነገር ካልተሰራ በቀር ስለዚህ ሁል የገዛ አዳዲስ ነገር እና ጥሩ ነገሮችን ይዞ እና ክህሎትን አዳብሮ ክህሎትን በደንብ አዳብሮ ራስን አሳድጎ መቅረብና መገኘት ከዘመኑ ጋር እኩል መራመድና ከዘመኑ እንደውም ቀድሞ መራመድ ቀድሞ መሄድ ይጠይቃል ማለት ነው። ይሄንን ነው እንደ ተግዳሮት ላይ የምችለው

በመታጠቢያ ቤት ውስጥ ትዘምራለህ በመታጠቢያ ቤት ውስጥ እዘምራለሁኝ እኔ ምክንያቱም አንዳንድ ጊዜ መታጠቢያ ቤት ውስጥ መዘመር እጅግ ደስ ይላል ስሜቱ በጣም ደስ ይላል ለምሳሌ እየታጠብኩ መዘመር አንደኛ ደስ ይላል ውሃውም የተቀደሰ ይሆናል እየታጠብኩ ስዘምር ውሃውም ያ የምታጠብበትም ውሃ የተቀደሰና የተባረከ ይሆናል ሁለተኛ ደግሞ እርቃኔን በምሆንበት ሰዓት ስዘምር እርቃኔን ሁኜ በመታጠቢያ ቤት ውስጥ ሆኜ እየታጠብኩኝ ስዘምር እንግዲህ ያ የመዝሙሩ ሀይል ወይም መዝሙር ውስጥ የሚጠራው የእግዚአብሔር ስም ሀይሉ የዛ የስሙ ሀይል እኔን ይጠብቀኛል እርቃኔን ሳለው ከተለያዩ ክፉ ነገሮች ክፉ አደጋዎች እና ክፉ አይኖች ይጠብቀኛል ማለት ነው ሌላው ደግሞ እንግዲህ በመታጠቢያ ቤት ውስጥ የምዘምርበት ምክንያት ብቻዬን ስሆን እንግዲህ መታጠቢያ ቤት ውስጥ ነጻነት አለኝ በነጻነት በደንብ እየጮህኩኝ ድምፄን ከፍ አድርጌ እዘምራለሁ እና ደስ የሚል ስሜት ይሰማኛል ማለት ነው ምክንያቱም እዛ መታጠቢያ ቤት ውስጥ ነጻነት አለ እረፍት አለ ጊዜ ምንም ቁጭ ብሎ እርቃንን ሆኖ ስለሚ ስለ እየታጠብኩኝ እርቃኔን ሆኜ እየታጠብኩኝ ስለሆነ ያ የነጻነት ስሜት እንግዲህ በደንብ ድምፄን ከፍ አድርጌ በነጻነት እንድዘምርና እንዳመሰግን ይረዳኛል ማለት ነው እንግዲህ ሌላው ደግሞ በመታጠቢያ ቤት ውስጥ ሆኖ መዘመር እንደሚታወቀው ያው ጥቅሙ ከፍተኛ ጥቅም አለው አንደኛ ከድብርት ከተለያዩ ድባቴዎች እንድላቀቅ ይረዳኛል እና በመታጠቢያ ቤት ውስጥ ሆኜ እዘምራለሁ የተለያዩ መዝሙራቶችን እዘምራለሁ እና አንዳንድ ጊዜ እንደውም መዝሙራቶቹ ይጠፉብኝና ግጥማቸው ይጠፉብኝና በዜማ ብቻ እያልኩኝ ብቻ በዜማ አንጎራጉራችኋለሁ ማለት ነው ግጥማቸውን ራሱ ቢጠፋብኝ በዜማ እያንጎራጎርኩኝ እነኛን ያንን ጊዜ መታጠቢያ በመታጠቢያ ቤት ውስጥ ያለውን ጊዜዬን አሳልፋለሁኝ ማለት ነው እና ሌላው በመታጠቢያ ቤት ውስጥ ስዘምር እንግዲህ የሚሰማኝ እረፍት ነው የሚሰማኝ ሰላም ነው ውሃው እንደሚታወቅ ውሃ ራሱ ራሱን የቻለ የእግዚአብሔር መንፈስ ያለበት ነው ውሃ ማለት ነው በተፈጥሮ በራሱ የእግዚአብሔር መንፈስ አለበት እንደገና ሰውነትን ያድሳል አእምሮን ያድሳል ውሃ በራሱ ብቻውን ማለት ነው ሲቀጥል ደግሞ እዛ ውሃ ላይ ደግሞ ዝማሬ ሲጨመርበት መዝሙር ሲጨመርበት ደግሞ ሌላ ታሪክ ነው ማለት ነው እንግዲህ ታጥቤ ከወጣሁኝ በኋላ እጅግ በጣም ደስ ብሎኝ ረክቼ አእምሮዬ እረፍት አግኝቶ ነው የምወጣው ማለት ነው እና እጅግ በጣም በመታጠቢያ ቤት ውስጥ መዘመር ደስ ይለኛል ማለት ነው።

የአካባቢው ገበያ እንዴት ነው? እንግዲሂ እኛ አካባቢ ገበያው የደራ ነው፥ የሞቀ ነው ከሰኞ እስከ ሰኞ ገበያ ነው። ያው ዋና ከተማ ውስጥ እንደመኖራችን እንግዲህ የአፍሪካ መዲና የምትባል ከተማ ውስጥ ነው የምንኖረው እንግዲህ የኢትዮጵያ ዋና ከተማ የአፍሪካ መዲና አዲስ አበባ ውስጥ ስለሆነ የምንኖረው ያቺ እንግዲህ ከተማዋ የገበያ ከተማ ናት በአፍሪካ አንደኛ የሚባል የሚባለው መርካቶ ገበያ ያለው እዚህ አዲስ አበባ ውስጥ ነው። ስለዚህ እጅግ በጣም ከሰኞ እስከ ሰኞ ገበያ ነው። ገበያው የሞቀ፥ የደራ፥ የደመቀ ነው። እጅግ በጣም ተፈልጎ የሚጠፋ ነገር የለም። ተፈልጎ ታይቶ የሚታጣ ነገር የለም። እጅግ በጣም ብዙ የሰው እንቅስቃሴ ያለበት እጅግ በጣም ብዙ የሰው ትርምስ ያለበት ተፈልጎ የሚታጣ እቃ የሌለበት እና ማንኛውም ነገር ያለበት ከትንሽ እስከ ትልቅ እንግዲህ በተመጣጣኝ ዋጋ ሁሉም እንደየአቅሙ እቃ የሚሸምትበት ገበያ መርካቶ የሚባል ገበያ አለ በአካባቢያችን ሌላም ደግሞ አቃቂ የሚባል ገበያ ደግሞ ከመርካቶ ቀጥሎ ሁለተኛ ገበያ ነው። አቃቂ የሚባል ገበያ ደግሞ አለ። ስለዚህ እንግዲህ እነዚህ ሁለቱ ገበያዎች እጅግ በጣም ከፍተኛ ገበያዎች ናቸው። ማንኛውም በቃ ከሰኞ እስከ ሰኞ በየትኛውም ሰዓት እና ጊዜ አለ። ሃያ አራት ሰዓት ገበያ ነው። ሃያ አራት ሰዓት እንግዲህ ሃያ አራት ሰዓት ገበያ ያለበት ቦታ የለም። እንግዲህ እዚህ ሃያ አራት ሰዓት ሌሊት ሁሉ ገበያ ነው። ስለዚህ ምንም ነገር የሚጠፋበት ሁኔታ የለም እና እንደው የሚገርመው ነገር የማይገኝ ወይም አይገኝም ተብሎ ጠፍቷል ይሄ ነገርማ በቃ ይሄ ነገርማ አለ እንዴ ገበያ ውስጥ ይገኛል እንዴ ተብሎ የሚታሰቡ ነገሮች መርካቶ ውስጥ አሉ። እንደው ለምሳሌ ያክል ለምሳሌ ለመጥቀስ እንደው በጣም የድሮ ትሪዎች የመመገቢያ ትሪዎች የድሮ በጣም በፊት ያረጁ፥ የቆዩ ማለት ነው እላያቸው ላይ የአንበሳ ስዕል የተለያየ የነብር ስዕል፥ የላም ስዕል ያለ ያለባቸው የድሮ የመመገቢያ ትሬዎች ያሉበት ቦታ አለ። አረ ምን ጠርቼ በቃ ምኑን ልጥራው። ምንም ነገር የማይጠፋበት ምንም ነገር ያለበት የገበያ ማዕከል ወይም የገበያ ሞል ማለት በሚቻልበት ደረጃ ሞልም አለ። ከ እንደገና ተሰጥቶም ደግሞ ሜዳም ላይ የሚሸጥበት ሁኔታም አለ ማለት ነው። ስለዚህ መርካቶ የሚባለው ገበያ እጅግ በጣም ሰፊና ከአፍሪካ አንደኛ የገበያ ማዕከል ወይም የገበያ ቦታ ነው። ስለዚህ እጅግ በጣም ደስ ይላል ማለት ነው ያለንበት የገበያ ማለት ነው እኛ አካባቢ ያለው ገበያ እና እጅግ በጣም ሰፊ ነው፤ እጅግ በጣም አንድ ከተማን ብቻውን አንድ ከተማ አንድ አነስተኛ ከተማ ይሆናል ገበያው ብቻውን ማለት ነው ውስጡ ገብቶ መውጣት የማይቻልበት አይነት ገበያ ነው ማለት ነው። ገበያው ውስጡ ገብቶ መውጣት አይቻልም ሌላው ደግሞ እንግዲህ የአቃቂ ገበያም እንደዛው በጣም ሰፊ ገበያ ነው። ግን መርካቶ አንደኛ ነው እንደ አፍሪካ ራሱ አንደኛ ነው መርካቶ ገበያ ሌላው አቃቂ ሁለተኛ ነው። ከዚህ ካለንበት አካባቢ ማለት ነው። እንግዲህ እንደሚታወቀው ገበያው እጅግ በጣም ሰፊ ነው። እንዳልኳችሁ ምንም ነገር ተፈልጎ የማይጠፋበት ገበያ ነው እና ማንኛውንም ነገር ለመግዛት ልብስም ሆነ የተለያዩ ኤሌክትሮኒክስ እቃዎችም ሆነ ማንኛውንም እቃ ለመግዛት መርካቶ ነው የሚኬደው። አንደኛ በተመጣጣኝ ዋጋ ነው ያለው። ሰዎች ሌሎች ከዛ ነው ከመርካቶ ገዝተው ነው ወደ ሌላ አካባቢ ወስደው የሚሸጡት ወይም የሚያከፋፍሉት እና መርካቶ እጅግ በጣም አንደኛ ገበያ ነው፤ ታዋቂ ገበያ ነው፤ ስመጥር ገበያ ነው። ይታወቃል ማለት ነው እንደ አፍሪካም እንደ ኢትዮጵያም ታዋቂ ገበያ ነው። እና እኛ በእኛ አካባቢ ገበያው በጣም የደራ ነው፤ የሞቀ ነው፤ ከፍተኛ ነው ማለት ነው። ማንኛውም ነገር ይሸጣል ማንኛውም ነገር ይገዛል ማለት ነው።

በዚህ ቅዳሜና እሁድ ምን ታደርጋለህ? እንግዲህ በዚህ አሁን ፊት ለፊቴ ላይ ባለው ቅዳሜና እሁድ የማደርገው የመጀመሪያው ቅዳሜ ላይ እንግዲህ ልብሴን ማጠብ ነው። ልብሴን ያው ላጤ ነኝ ወንድ ላጤ ነኝ ሚስት የለኝም ልብሴን ራሴ ነኝ የማጥበው ልብሴን አጥባለሁ ልብሴን ካጠብኩኝ በኋላ እንግዲህ ልብሴን አጥቤ ከጨረስኩ በኋላ ገላዬን እታጠባለሁ ገላዬን ታጥቤ ቤቴን አጸዳዳለሁ ቤቴን አጸዳድቼ ሁሉን ነገር ካስተካከልኩ አልጋዬን አንጥፌ ቤቴን አጸዳድቼ ሁሉን ነገር ካስተካከልኩኝ በኋላ ምግቤን እሰራለሁ ማለት ነው የምበላውን ምግብ ሰርቼ ምግቤን ሰርቼ ከበላሁ በኋላ የተለያዩ ስራዎችን እንግዲህ አያለሁ ማለት ነው በስልክም በኮምፒውተርም ያው የተለያዩ ቴሌግራምም ላይ እንዲሁም ቲክቶክ ላይ ዩቲዩብ ላይ የተለቀቁ አዲስ መረጃዎች ካሉ የስራ መረጃዎች የስራ ሀሳቦች የተለያዩ ሀሳቦች እና የስራ እቅዶች ወይም የስራ ሀሳቦች ወይም ምልከታዎች ካሉ እነዛን ለማየት እሞክራለሁ አየት አየት አደርጋለሁ አንዳንዴ ደግሞ ኢሜሌንም ገብቼ ኢሜሌን ቼክ አደርጋለሁ ኢሜል ላይ ምናልባት የተላኩልኝ አንዳንድ መልእክቶች ካሉ የስራ መልእክቶች ወይም የስራ ውሎች ምናምን ካሉ ኢሜሌ ላይ ኢሜሌን ቼክ አደርጋለሁ ስለዚህ አዲስ ፕሮጀክት ወይም አዲስ ስራ ከመጣልኝ ያንን ስራ ያንን ፕሮጀክት ተቀብዬ እሰራለሁ። እንግዲህ ያንን ነው የማደርገው ቅዳሜና እሁድ አብዛኛው ጊዜ የማደርገው ምንድነው በቃ ስራ ነው በስራ ነው የማሳልፈው በተለይም እሁድ ደሞዝ ይሁን ጠዋት ቤተክርስቲያን እሄዳለሁኝ እሁድ እለታ ጠዋት የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ነኝ ስለዚህ ጠዋት ቤተክርስቲያን ሄጄ ቅዳሴ አስቀድሳለሁ ከዛ ከቅዳሴ መልስ ደግሞ አራት ሰዓት አካባቢ አምስት ሰዓት አካባቢ ወደ ቤቴ እመለሳለሁ ማለት ነው አራት ሰዓት አምስት ሰዓት አካባቢ ወደ ቤቴ ስመጣ እንግዲህ ቤቴ ከገባሁ በኋላ ምግቤን ቁርሴን ሰርቼ በላና እንግዲህ ምንም ማድረግ አይቻልም ቁጭ ብዬ መስራት ነው ወደ ውጪ ብዙም ወዲያ ወዲህ የሚሄድበት ምንም አይነት ምክንያትም ምንም አይነት ነገርም ስለሌለ ብዙም ጓደኞች ውጪ ላይ ስላላበዛና ስለሌሉኝ ከጓደኞቼ ጋር ቅዳሜና እሁድ ውጪ ማሳለፍ ውጪ መዝናናት የሚባለው ነገር እኔ ጋር አይደለም ቤት ነው የማሳልፈው እሁድ እለት በተለይ በቃ ቅዳሜም እሁድም ቤት ቁጭ ብዬ ያው ስልኬና ኮምፒውተሬ ላይ ነው በቃ አብዛኛው አንዳንድ ቪዲዮዎችን ኤዲት አደርጋለሁ እነኚህን ኤዲት ያደረኳቸውን ቪዲዮዎች እንግዲህ በተለያየ በዩቲዩብም ሆነ በቲክታክ ፕላትፎርሞች ላይ ፖስት አደርጋለሁ ወይም እለቃለሁ ማለት ነው። ስለዚህ እነዛን እንግዲህ ንድፍ ማውጣት እቅድ ማውጣት ስለ ህይወቴ ስለ ቀጣይ ህይወቴ እቅዶችን ፕላኖችን ንድፎችን ማውጣት እና አጠቃላይ የስራ ሂደቴ እንዴት እየሄደ እንዳለ መከታተል እና ያሉኝየምሰራው፣ ላይ ስራዎች መስራት ነው በቃ ህይወቴ ላይ ራሴ ላይ ነው ብዙ ጊዜ የምሰራው እኔ ራሴ ላይ ነው ኢንቨስት የማደርገው ነው ያው የመጣውንን ነገር ገንዘብም ይምጣ አጠቃላይ የማህበራዊ ድረ ገጾቼ ተከታዮችም ሲበዙ እነዛን ነገሮች እንዴት ወደ ገንዘብ ወደ ማግኘት ወደዛ ሊድ ጀነሬት አደርጋለሁ ብዬ ነው የማስበው እና እነዛ እነዛን ነገሮችን ነው አብዛኛው ጊዜ ቅዳሜና እሁድ የማደርገው እና የተለየ የተለየ የምለው ነገር የለም ከሌላው ከሰኞ እስከ አርብ ከማደርገው ነገር የተለየ ነገር አላደርግም። ቅዳሜና እሁድ ምናልባት ልብስ የማጥበው ቅዳሜ ነው፣ ከዛ ውጪ ቅዳሜና እሁድም ከዛ እሁድ ቤተክርስቲያን እሄዳለሁ ጠዋት ቅዳሴ ከዛ ውጪ እንግዲህ ከሰኞ እስከ አርብ ስሰራ የምውለውን ነገር ነው ቅዳሜና እሁድ የምሰራው እና አብዛኛው ጊዜ በስልክና በኮምፒውተር የሚሰሩ የኦንላይን ስራዎችን ነው ቪዲዮዎችን ኤዲት፤ አደርጋለሁ እነዛን ዩቲዩብ እና ቲክታክ ላይ ፖስት አደርጋለሁ። ከዛ የተለያዩ ትምህርታዊ ፕሮግራሞችን ዩቲዩብ ላይ እና ቲክቶክ ላይ ትምህርታዊ የሆኑ አንዳንድ ዝግጅቶችን እና ፕሮግራሞችን አያለሁ እነኚህንም የማደርገው ከብዙ በጥቂቱ ቅዳሜ በቅዳሜ በዚህ በፊት ለፊቴ ባዶ ቅዳሜና እሁዱ